ሽቶ አብዛኛውን ጊዜ አልጠቀምም ሽቶ በጣም ሀይለኛ ሽታ ያለው ሽቶ ራሴን ያሳምመኛል። ብዙም ደግሞ ለ አይመቸኝም ብቻ ይረብሸኛል ምናምን እና ብዙ ጊዜ ሽቶ አልጠቀምም። ግን ከተጠቀምኩም ደግሞ የምጠቀማቸው የሽቱ አይነቶች። ለስለስ ያለ ሽታ ያላቸው ሽታቸው በጣም ያልገነነ ሽቶዎች መጠቀም እወዳለሁ እጠቀማለሁ። እዛውም ደግሞ አንዳንድ ፕሮግራም ሲኖረኝ። ሰርግ ስትጠራ እንደዚህ አይነት ነገሮች ጊዜ ሽቶ እጠቀማለሁ። ነገር ግን አብዛኛውን ጊዜ የምጠቀመው። ሽታን ለማጥፋት ከሰውነታችን የሚወጣውን ሽታ ለማጥፋት ሎሚ እጠቀማለው። ሎሚ በጣም ጥሩ የሆነ የ ልክ እንደ ዶዶረንት የሚያገለግል። ሽታን ለማጥፋት ወይም ደግሞ የሰውነታችንን ጠረን ጥሩ ለማድረግ። ከምትጠቀምባቸው እና ብዙ ሰዎች ከሚጠቀሙባቸው መካከል አንዱ ሎሚ ነው። ስለዚህ ሽቶን ሀይለኛ ሽቶ ከመቀባት ይልቅ ሎሜ መጠቀባት በጣም ጥሩ ነው እላለው። ስለዚህ ሰዎች በዚሁ አጋጣሚ። ሎሚን እንደ አማራጭ ተጠቅመው ቢጠቀሙ ጥሩ ነው። ሽቶ ብዙ ጊዜ አልጠቀምም የምጠቀመው የምጠቀማቸውም ሽቶዎች ደግሞ በጣም ለስለስ ያለ ሽታ ያላቸው ሽታቸው ብዙ ያልገነነ ሽቶች እጠቀማለሁ

ሀገር ጣፋጭ ምግብ በሀገራችን ምን እንደሆነ ታውቃላችሁ? ጮርናቄ ምናምን የሚባል አለ እኔ የምወደው ጣፋጭ ምግቦች ጮርናቄና ቆቀር ናቸው በጣም ነው የምወዳቸው ይገርማል በጣም ደስ የሚል እንትን አላቸው ቃና አላቸው ስለዚህ ቁቅርና ጮርናቄ እወዳለሁ ስለዚህ ቆቀርና ጮርናቄ ጋብዣቸዋለሁ ሁላችሁንም መጥታችሁ ሀገራችን ቆቀርና ጮርናቄ እንደምትጋበዙና ምን ያህል ጣፋጭ እንደሆነ ሁላችሁም ትመሰክራላችሁ ሁላችሁም ኑና ቆቀርና ጮርናቄ ተመገቡ አመሰግናለሁ

መማር ምፈልገው ኤአይ ነው ኤአይ በጣም ወደፊት አለምን የሚቆጣጠር ነገር ስለሆነ ኤአይ መማር እፈልጋለሁ በኤአይ ላይ ተመርጉዤ ለሀገሬም ሆነ ለህብረተሰቤ አንድ ነገር ማድረግ ስለምፈልግ ኤአይ መማርን እፈልጋለሁ አዲስ ነገር መማር እፈልጋለሁ ስለዚህ ኤአይን መማር እፈልጋለሁ ኤአይ በመሰረቱ በጣም አስፈላጊ ከሆኑ ትምህርቶች መካከል አንድ ነው ምክንያቱም በአሁን ሰዓት አለምን እየተቆጣጠረ ያለው ነገር ኤአይ ስለሆነ ማንኛውም ሰው ስለ ኤአይ ማወቅ ያስፈልጋል ምክንያቱም ኤአይን ለመቆጣጠር ስለ ኤአይ ካላወቅን ህይወታችንን ሊያዘበራርቅብን ይችላል የህይወታችንን ሊቀማን ይችላል ኤአይ ስለዚህ ኤአይን በደንብ አድርገን ማወቅ ያስፈልጋል ኤአይን እንማር እላለሁ ኤአይን እኔ ወደፊት መማር እፈልጋለሁ።

እምመገበው በሳህን ነው በሳህን እመገባለሁ ብዙ ጊዜ እምመገበው በሳህን አንዳንድ ጊዜ ደግሞ በጋራ ከሆነ ወይም ደግሞ ከቤተሰቦቼ ጋር ምናምን ከበላው ደግሞ በትሪም እመገባለሁ ስለዚህ በሳን በትሪ በጣባ የምንመገበው ክትፎ ምናምን ከበላን ደግሞ በጣባ እንበላለን ስለዚህ እምመገበው በብዙ ነገር ነው በጣባም እገባለሁ በትሪም እገባለሁ በሳህንም እገባለሁ። በዚህ ሁሉም እመገባለሁ በማንኪያ በሹካ በዚህ በዚህ ሁሉ እመገባለሁ ስለዚህ በዚህ ነው እምመገበው

ከእኔ ቤተሰቦች ስጀምር እኔ የተወለድኩት ከእናቴ ከወይዘሮ ቆንጅት ልክየለህ እና ከአባቴ ከአቶ ጌታቸው መንገሻ ነው። እኔ ደግሞ እኔ ደግሞ የስንተኛ ልጅ ነኝ ሶስተኛ ልጅ ነኝ። ለቤተሰቡ ሶስተኛ ልጅ የሆንኩ ስሆን እኔ ደግሞ ለራሴ ባል አግብቼ ሶስት ልጆች አሉኝ። የባለቤቴ ስም አቶ አያሌው ተስፋዬ ሲባል፤ የልጆቼ ስም ደግሞ ብስራት አያሌው፣ ቅዱስ አያሌው ክርስቲያን አያሌው ይባላሉ። ስለዚህ እነዚህ ሶስት ልጆች አሉኝ። በተጨማሪ ደግሞ የባለትዳር እና የሶስት ልጆች እናት ነኝ። በቤተሰባችን ውስጥ ባለቤቴ ላውየር ሲሆን እኔ ደግሞ አነስተኛ የሆነ ሱቅ አለኝ። እዛ ነው የምሰራው። ስለዚህ ስለቤተሰቤ ያለኝ ነገር ይሄ ነው።

ማታ የምመገብበት ሰዓት ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ሰዓት ውስጥ እመገባለሁ። ይህ ሰዓት ደግሞ ብዙ ሰዎች እንዲመገቡበት የሚመከር ሰዓት ነው። ምክንያቱም ከመተኛታችን ቢያንስ ከአንድ ሰዓት በፊት ምግባችንን መመገብ ለሰውነታችንም ሆነ ለጤናችን በጣም አስፈላጊ ነው። ስለዚህ እኔም በዚሁ ከ አሰራ ሁለት እስከ አንድ ሰዓት ባለው ሰዓት ውስጥ እመገባለሁ ማለት ነው። ስለዚህ የምመገባቸው ምግቦች ደግሞ ቀለል ያሉ ምግቦች እንደ ቂጣ፣ እንደ ጎመን፣ አይነት ምግቦችን እመገባለሁ። አትክልት ብዙ ጊዜ መገባለሁ አንዳንድ ጊዜ ደግሞ ጁስም ጠጥቼ ለራቴን ልመገብ እችላለሁ። ስለዚህ ቀለል ያለ ምግቦች ማታ ማታ እመገባለሁ የምመገብበት ሰዓት ደግሞ ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ነው።

እኛ አካባቢ ቀርቅሃ አያድግም። ምክንያቱም እኛ የምንኖርበት አካባቢ በጣም ሞቃታማ የሆነ ስፍራ ስለሆነ ቀርቅሃ አያድግም። ቀርቅሃ የሚያድገው ወደ ጋምቤላ ክልል እና አንዳንድ ቦታዎች ላይ ያድጋል። ወይና ደጋ የሆነ አካባቢ እዛ አካባቢ ላይ ያው ቀርቅሃ ያድጋል። ነገር ግን እኛ ያለንበት አካባቢ ወደ ኦሮሚያ ክልል ሆኖ ስምጥ ሸለቆ ውስጥ ስለሆነ የምንኖረው ቀርቅሃ አያድግም። ቀርቅሃ ብዙ ጊዜ በአካባቢው ላይ የተለመደ ሰብል አይደለም ስለዚህ ቀርቅሃ አያድግም። አካባቢያችን ላይ የሚያድገው ወደ አሶሳ ጋምቤላ አካባቢዎች ላይ ነው። ቀርቅሃ የሚያድገው ስለዚህ ቀርቅሃ አካባቢያችን ላይ የለምም አያድግምም

በልጅነቴ የምወደው ጫዋታ ብዙ አይነት ጨዋታ ነው የተጫወትኩት፥ ልጅነቴን በደንብ ተጫውቼ ነው ያሳለፍኩት እና በልጅነቴ የምወደው ጨዋታ ዝላይ እወዳለሁ፤ መሃል ገባ ፥ዲሞ እንጫወት ነበረ። ዲሞ በተለይ ቢሽዋ እነዚህን ሁሉ ጨዋታዎች ተጫውቻለሁና በጣም የምወደው ጨዋታ ያው መሃል ገባና ቢሽዋ ነው፤ ቢሽዋና መሃል ገባ በጣም የምወዳቸው ጫዋታዎች ናቸው። መሃል ገባ ማለት በኳስ ዳርና ዳር ሁለት ሰዎች አሉ መሃል አኔ አንድ ሰው ይገባል። ከዛ በኋላ መሃል ያንን በኳስ ከአንድ ቦታ ወደ አንድ ቦታ የተቀባበሉ አንድ መሃል የገባውን ሰው ለመምታት እንትን ይላሉና እኔ ደግሞ መሃል ያለው ሰው ደግሞ መሸወድ ነው። ኳሱ እንዳይመታው መጠንቀቅ አለበት። ስለዚህ እንደዚህ እያረግን መሃል ገባ እንጫወታለን። ቢሹዋ ማለት ደግሞ የፖሊስ ፖሊስ ፖሊስ ነው። ቢሽዋ ማለት ያ ሰውዬ አንድ አንድ ልጅ ወይም አንድ ተጫዋች ቢሽዋ ካለ ገድያለሁ፥ አይቻለሁ እንደማለት ነው። ስለዚህ ቢሸዋና መሃል ገባ በጣም የምወዳቸው ጫዋታዎች ናቸው።